እሺ የምትወደው አትክልት ምንድነው የሚል ጥያቄ አግኝቻለሁ እንግዲህ የምትወደው አትክልት ምንድነው ለሚለው ጥያቄ እንግዲህ ተመሳሳይ ጥያቄዎችን ለማንሳት እንሞክራለን የምትወደው አትክልት ምንድነው? አትክልት መጀመሪያ ምንድነው አትክልት ለምን ይጠቅማል አትክልት? ጉዳቶቹ ምንድን ናቸው? ጥቅሞቹ ምንድን ናቸው? እና ለሰው ልጅ ያለው ግንኙነት ምንድነው? የሚሉትን እንግዲህ በዚሁ አያይዘን ለመጥቀስ እንሞክራለን። እንግዲህ የምትወደው አትገልጥ ምንድነው ለሚለው ጥያቄ እንግዲህ እኔ የምወደው አትክልት። ብዙ አይነት አትክልት ከዛ ውስጥ ሁሉ እንግዲህ እኔ የምወደው አትክልት ምንድነው የሚባል ሙዝ ነው። እንግዲህ ሙዝ በጣም ደስ የሚል ሙዝ ሲበሉት ላስላሳ የሆነ ለኣፍ ተስማሚ። ብዙ አሉት እና ደግሞ ቁመትን የሚጨምር በጣም ደስ የሚል። ለጤና ተስማሚ ብዙ ፕሮቲኖችን የያዘ ምግብ ነው ማለት ነው። እንግዲህ ምግብ በቀላሉ ልናገኘው የምንችል በቀላሉ ልንገዛው የምንችል ምግብ ነው ማለት ነው። እንግዲህ ይሄን ምግብ በተለያየ ጊዜ ብንበለውና ብንጠቀመው መልካም ነው ማለት ነው። ከዛው በተጨማሪ እንግዲህ እኔ አቩካዶ እወዳለሁ። እንግዲህ አቩካዶ በአገራችን ኢትዮጵያ በጣም የተለመደ ምግብ ነው። እንግዲህ እሄ ምግብ እንዴት ይበላል? ማለት የሚገኘው ከዛፎች ላይ ነው ዛፎች ላይ ቆርጠን እናበስሏለን ከበሰለ በኋላ አውጥተን ያን ምግብ እንግዲህ እንመግበዋለን ማለት ነው። እንግዲህ አቩካዶን በተለያየ መንገድ መመገብ እንችላለን። አንደኛ በጨው እንመገባለን ሁለተኛ እንደ ወጥ ሰርተን እንመገባለን ሶስተኛ በስኳር ከአራተኛ በደብዳራ ወይም በደብቆ እያደረገ መመገብ እንችላለን ማለት ነው። እንግዲህ ይሄን መገብ የምንመገበው በእንጀራ ሊሆን ይችላል። በዳቦም ሊሆን ይችላል። ስለዚህ በጣም ደስ የሚል በጣም ሲበሉት ለስላሳ የሆነ ለጤና ተስማሚ የሆነ እና ብዙ ጥቅሞችን የያዘ የምግብ አይነት ነው ማለት ነው። ስለዚህ ይሄን ምግብ ከእንቁላል ሰባት እጅ የሚበልጥ በጣም ፕሮቲኖችን የያዘ በጣም ለጤና ተስማሚ የሆነ ምግብ ነው ማለት ነው። እንግዲህ ምግብ ስንበላ በስርዓት ሊሆን ይችላል። ማለትም ይሄ ምግብ እንግዲህ ካደረ እና ከቆየ ሊበላሽ ይችላል። ስለዚህ የቆየው ምግብ መብላት የለብንም ማለት ነው። እንግዲህ ይሄን ምግብ ስንበላ ይሄን ምግብ ስንመገብ ይሄን ስንመገብ በስርዓት ሊሆን ይችላል ማለት ነው። እንግዲህ ያደረና የቆየ ወይም የተበላሸ ምግብ መመገብ የለብንም ማለት ነው። እንግዲህ ይሄን ምግብ ተስማሚ ነው ማለት ነው። ከዛ በተጨማሪ ደግሞ ማንጓ አለው ማንጓ እንግዲህ ብዙ ጥቅሞች አሉት። ከነዛ ውስጥ እንግዲህ ማንጎ ሲባሉት ደስ ይላል። ከዛ በተጨማሪ ደግሞ የተለያዩ ንጥረ ነገሮችን በውስጡ ይዟል ማለት ነው። እንግዲህ እነዛ ንጥረ ነገሮች ለጤናችን ተስማሚ ሆኖ ለጥንካሬም ሆነ ለአእምሮ ስፋት የሚጠቅም ነው ማለት ነው። እንግዲህ ሌላም ደግሞ ካሮት አለ ካሮት እንግዲህ ለአይን ጥራት የሚጠቅም የትክል አይነት ነው ማለት ነው። እንግዲህ አይናችን ጥሩ እንዲሆን አይናችን አጥርቶ እንዳይ አይናችን ጤናውን እንዲጠብቅ የተለያዩ ካሮቶችን የተለያዩ አትክልቶች መብላት አለብን ማለት ነው። እንግዲህ አትክልቶች ብዙ ጥቅም አላቸው እነዛ ጥቅሞች እንግዲህ ጤናችንን ለመጠበቅ ከዛም አልፎ ደግሞ በሽታን ለመከላከል ይጠቅሙናል ማለት ነው። ስለዚህ እነዚህን ጥቅሞችን ለማግኘት የተለያዩ አትክልቶችን የተለያዩ ፍራፍሬዎችን የተለያዩ ነገሮችን መጠቀም አለብን ማለት ነው። ስለዚህም እነዚህን ፍራፍሬዎች ወይም አትክልቶችን እጠቀማለሁ ማለት ነው። እንግዲህ የምትወደው አትገብት ምንድነው የሚለው ጥያቄ ነው። የደረሰኝ ይሄ ጥያቄ እንግዲህ ምንድነው? ደስ የሚለው ብዙ አይነት ያትክልታሉ ከነዛ ውስጥ እንግዲህ ጎመን አለ እንግዲህ ጎመን ምንድነው ጥቅሙ ብባል? እንግዲህ ጎመን ቫይታሚን አለው ቫይታሚን ማለት እንግዲህ ለጤና ተስማሚ የሆነው ንጥረ ነገር ነው ማለት ነው። ስለዚህ ይሄን ንጥረ ነገር ከውስጡ አገኛለሁ ማለት ነው። ስለዚህ ይህንን ንጥረ ነገር ስመገብ ይህንን አትክልት ስመገብ አንደኛ ለጤናዬ ተስማሚ ነው። ሁለተኛ ደግሞ የተለያዩ ንጥረ ነገሮችን ከውስጡ አገኛለሁ ማለት ነው። ከዛ በተጨማሪ ደግሞ ሆዴ ይጠግባል። ከዛ በተለይ ደግሞ ብዙ እድገትን አገኛለሁ ማለት ነው። ስለዚህ የሰው ልጅ ምግብ ሊመገብ ይችላል። የሰው ልጅ ምግብ መመገብም አለበት። እንግዲህ ምግብ የሰው ልጅ ሲመገብ እነዚህን ንጥረ ረገሮችን ለማግኘት አትክልቶችን አብዝቶ ሊመገብ ይገባል ነበር። እንግዲህ አትክልቶችን የምንመገብ ከሆነ አትክልቶችን የምንበላ ከሆነ እትክልቶችን የምናዘወርትር ከሆነ ጤናችን የተጠበቀ ይሆናል ማለት ነው። እንግዲህ ጤናችን ከተጠበቀ እድሜያችን ሊረዝም ይችላል። አቋማችን ሊስተካከል ይችላል። የሰውነት ቅርጻችንም በዛው ይስተካከላል ማለት ነው። ስለዚህ የምትወደው አትክልት ምንድነው? ለሚለው ጥያቄ እኔ የምወደው አትክልት የጓዋሮ አትክልት ነው። የጓዋሮ አትክልት የሚባሉት ደግሞ ቆስጣ ስላጣ ጉመን

እሺ እንግዲህ የምትወደው ሽታ ምንድነው? የሚል ጥያቄ ደርሶኛል እንግዲህ ይሄን ጥያቄ ከብዙ አይነት መንገድ ማየት እንችላለን። እንግዲህ ሽታ ማለት ምን ማለት ነው። ስንት አይነት ሽታ አለ። የሚወደድ ሽታ ምን አይነት ነው? እንግዲህ ሽቶስ ምንድነው የሚሉት እንግዲህ በዚሁ አጥቃለን ለማየት እንሞክራለን። እንግዲህ የምትወደው ሽታ ምንድነው ለሚለው ጥያቄ ቀጥታ መልስ ሊሆን እሚችለው። እንግዲህ እኔ የምወደው የሽታ አይነት እንግዲህ የጽጌረዳ ሽታ ነው። እንግዲህ የጽጌረዳ ሽታ ማለት በጣም ውብ የሆነ መልኳም የሚያምር ሽታዋም ያማረ በጣም በህዝቡ ዘንድ የሚወደድ የጽጌረዳ አይነት። የፍቅረኛሞች መገለጫ የሆነ ለተለያዩ ሰዎች በስጦታነት ሊሰጥ የሚችል ብዙ ጥቅሞች አሉት። እንግዲህ ከነዛ ውስጥ እንግዲህ አንደኛው ለውበት ሲሆን ሁለተኛው ደግሞ ሽቶ እሚሰራበት እንግዲህ ጽጌሬዳን ወስዶ ሰዎች የተለያዩ ሽቶዎችን ይሰራሉ የተለያዩ ፋብሪካዎች ውስጥ አስገብተው እነዚህን ሽቶዎች ያመርቱበታል ማለት ነው። እንግዲህ ጽጌሬረዳ ከእነዚህ ሁሉ ጥቅሞች አሉ። ከዚህ በተጨማሪ ደግሞ ጽጌረዳዎች ለምርቃት ጊዜ ለፍቅረኛሞች በዓላት ጋብቻ ጊዜ በዛ ጊዜ የሚሰጥ እንግዲህ ውድ ሽታ ያለው በጣም ደስ የሚል ሽታ ያለው መልኩም የሚያምር በጣም ደስ የሚል የአበባ አይነት ነው። ማለት ነው እንግዲህ ይሄን አበባ በጣም እወደዋለሁ በጣም ደስ ይለኛል ሽታው እራሱ ከሩቅ ይጠራኛል ማለት ነው። በጣም ሽታው የሚመስጥ ከሩቅ ሰውን እሚጠራ ነውና ስለዚህ ይሄን ሽታ በጣም እወደዋለሁ ማለት ነው። እንግዲህ ሽታ ማለት እንግዲህ ሰዎችን በአፍንጫችን ገብቶ ጠረን ሊጠራን የሚችል ጠረን ማለት ነው። እንግዲህ ጠረን ብዙ ጊዜ ጠረን እንግዲህ በጣም ደስ የሚል ጠረን ከሆነ እንግዲህ ጥሩ ሽታ ይባላል። ግን በዛው ልክ ደግሞ መጥፎ ሽታ አለ። እንግዲህ መጥፎ ሽታ ማለት ለአፍንጫችን ጥሩ ያልሆነ ሲሸተን ጉንፍን ሊይዘን የሚችለን ሊያመን የሚችል በጣም የሚያስጠላ ሽታ ከሆነ ደግሞ መጥፎ ሽታ ሊሆን ይችላል ማለት ነው። ስለዚህ ጥሩ ሽታ አለ መጥፎ ሽታ አለ ከዛ ውስጥ እንግዲህ ይሄንን ማየት እንችላለን ማለት ነው። ከዛ በተጨማሪ ደግሞ እንግዲህ ሽታ ማለት ምን አይነት ሽታ ትወዳለህ ለሚለው ጥያቄ ሌላ ሽታ አለ እንግዲህ እኔ እምወደው ሽታ የአዲስ መጽሐፍትን የአዲስ የአዲስ መጽሐፍትን ሽታ እወዳለሁ። ማለት ነው እንግዲህ የአዲስ መጽሐፍት ሽታ በጣም ደስ የሚሉ ወይም ደግሞ በጣም ደስ የሚለኝ እኔ በግሌ ደስ የሚለኝ የሽታ አይነት ነው ማለት ነው። ስለዚህ ይህን ሽታ በጣም እወደዋለሁ ማለት ነው። እንግዲህ ከዛ በተጨማሪ ደግሞ የተለያዩ ሽታዎች አሉ የተለያዩ በፋፍሪካ ወጥተው በፋፍሪካ ተመርተው የሚቀርቡ ሽቶዎች አሉ። እንግዲህ እነዛን ሽቶዎች በጣም ደስ ይሉኛል ማለት ነው። በርግጥ እንደ ሰው ሊለያይ ይችላል እንደ ማህበረሰቡ ሊለያይ ይችላል። እነዛ ሽቶዎችን ላያቃችው ይችላል እንግዲህ እኔ ግን እነዛን ሽቶዎች ምርጫ ሊኖር ይችላል። በርግጥ ከነዛ ሽቶች ውስጥ የማያ የማያ የማያ ደስ የማይል ሽታ ሊኖር ይችላል። ነገር ግን እኔ በጣም ደስ የሚለኝ ሽታ አለ ማለት ነው። እንግዲህ ከነዛ ውስጥ ምንድነው? ብዙ አይነት ሽታ አለ እንግዲህ በብልቃት ተሰርተው በዛ ተቀምጠው ተቀምመው ስለሚሰሩ ሽታቸው በጣም የሚያውድ ከሩቅ ሰውን የሚጣራ በጣም ደስ የሚል ነው ማለት ነው። ስለዚህ እነዚህን ሽቶዎች እወዳቸዋለሁ ማለት ነው። እንግዲህ የምትወደው ሽታ ምንድነው? ለሚል ጥያቄ ደግሞ ሌላ ሊሆን የሚችለው እንግዲህ የተለያዩ በቅመም ያበዱ በቅደም በቅመም የተሰሩ በጣም የሚጣፍጡ ወጦችን እነዛ እንግዲህ ሳሸታቸው ወይም ስሸታቸው ወደ እኔ ሲመጣ በጣም ደስ ይለኛል ማለት ነው። አሁን አንድ ሰው ቢራብ ያ ሰው እንግዲህ ተርቦ እያለ የምግብ ሽታ ቢሸተው በጣም ደስ ይለዋል ማለት ነው። ምክንያቱም ለመብላት ይቋምጣል ለመብላት ይፈልጋል እንግዲህ ያንን ሽታ ሲያሸተው በጣም ደስ ይለዋል። ስለዚህ ደስ የሚል ሽታ ምንድነው እሚባል እንግዲህ የምግብ ሽታ በጣም ደስ ሊለን ይችላል ማለት ነው። እንግዲህ ብዙ አይነት ሽታዎች አሉ። ከነዛ ውስጥ እንግዲህ የአበባዎች ሽታ አለ። የተለያዩ ነገሮች ሽታ አለ የምግብ ሽታ አለ። እንግዲህ የሽቶም በሽታዎች አሉ ማለት ነው። እንግዲህ ከእነዚህ ውስጥ ሁሉ ደስ ደስ የሚሉ ሽታዎች አሉ ማለት ነው። ስለዚህ የሰው ልጅ እንደመሆናችን መጠን የተለያዩ ነገሮችን ማሽተት እንችላለን። የተለያዩ ነገሮችን ወደ አፍንጫችን ይገባሉ ከነዛ ውስጥ እንግዲህ ደስ የሚል ሽታ አለ ደስ የማይል ሽታ አለ። ስለዚህ እኔ ደስ የሚልህ የምትወደው ሽታ ምንድነው? ነው ተብዬ ተጠየቁት እንግዲህ አንደኛ ደረጃ ላይ ጽኬረዳን በጣም ደስ ትለኛለች ሽታዋ በጣም የሚያወድ ነው። እና ከዛ በተጨማሪ ደግሞ ሽቶዎች አሉ ሽቶዎች ከአበባ ተቀምመው የሚሰሩ በፍብሪካ ውስጥ ገብተው የሚወጡ ሽታዎች ናቸው። እነዚህም ደስ ይሉኛል። ከዛ በተጨማሪ እንግዲህ የምግብ ሽታዎች አሉ። በጣም የሚያማምሩ ደስ የሚሉ የምግብ ሽታዎች በጣም የሚጣፍጡ

እሺ በእጅ መጻፍ ትወዳለህ? ወይ የሚል ጥያቄ ደርሶኛል እንግዲህ በእጅ መጻፍ ምንድነው ጥቅሙ? በእጅ መጻፍ የተለያዩ ጥቅሞች አሉት። እንግዲህ በእጅ አለመጻፍስ ምንድነው? ጉዳቱ የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ በእጅ መጻሐፍ ማለት ምን ማለት ነው የሚለውን ጥያቄ መጀመሪያ ስናይ? በእጅ መጽጻፍ ማለት ስክሪብቶና ወረቀትን አዋህዶ የተለያየ ቅርጽ እየጻፉ የተለያየ ቅርጽን እየመሰረቱ የተለያየ መስመሮችን እያሰመሩ የተወሰነ ዓረፍተ ነገር ሊገባ የሚችል መልእክት ማስቀመጥ ማለት ነው። ለሰው ሊረዳው የሚችል ሊገባው ይችል ሰው ሊያነበው ይችል ሰው መልዕክቱ ሊረዳው የሚችል ሀሳብን ማስፈር ማለት ነው። እንግዲህ መጽሐፍ ማለት እንግዲህ ምን ላይ እንጽፋለን ቢባል እንግዲህ ብላክ ቦርድ ላይ ወይም ደግሞ ጥቁር ሳሌዳ ላይ ልንጽፍ እንችላለን። ከዛም አልፎ ደግሞ የተለያዩ ማስታወሻዎች ላይ የተለያዩ ደፍተሮች ላይ የተለያዩ መጽሐፎች ላይ ልንጽፍ እንችላለን። እንግዲህ የሰው ልጅ ሙያን ተምሮ ወይም ደግሞ ትምህርት ቤት ሲገባ ተማሪነትን ሲማር እንግዲህ ትምህርትን ሲማር የተለያዩ ጽሁፎችን የተለያዩ ኮርሶችን ይማራል እንግዲህ ሰዎች ትምህርቶችን ይማራል እነዛን ትምህርቶች ሲማር እንግዲህ ብላክ ቦርድ ላይ አስተማሪ እየጻፈ በእጁ ያስተምረዋል ማለት ነው። እንግዲህ አስተማሪው ብላክ ቦርድ አስተማሪው ጥቁሩ ሰሌዳ ላይ የጻፈውን አስተማሪው የሚጽፈውን ነገር ሁሉ ተማሪው መጻፍ አለበት ማለት ነው። እንግዲህ አስተማሪው በጆክ ሰሌዳ ላይ የጽፈረው ያንን እየተከተለ ተማሪዎችም በወረቀት ላይ ወይም በደፍተራቸው ላይ ያንን እየገለበጡ ይፅፋሉ ማለት ነው። እንግዲህ ይሄንን ሲያደርጉ ብዙ ጥቅም ያገኛሉ ምክንያቱም አስተማሪ የሚሰጠውን እኖት አበስተማሪ የሚሰጠውን ሀሳብ እዛ ላይ ወረቀት ላይ ያሰፍሩና ወደ ቤት ሄደው እዛ ያጠኑታል ማለት ነው። ስለዚህ የተለያዩ እውቀቶችን የተለያዩ ነገሮችን ይገበይበታል ማለት ነው። ከዛ በተጨማሪ እንግዲህ የሰው ልጅ የተለያዩ መጽሐፎችን ሲያነብ የተለያዩ ሁኔታዎችን ሲተገብር ወይም ደግሞ ማስታወሻ ለመያዝ ሲፈልግ የተለያዩ ኖቶችን ያወጣል ማለት ነው። እንግዲህ እነዛን ኖቶች ደፍተር ላይ ይፅፋል ማለት ነው። እንግዲህ መጻፍ ማለት እንግዲህ በእጅ መጻፍ ማለት ደፍተር ላይ እስክርብቶና ወረቀትን አዋህዶ ሀሳብን ማስፈር ማለት ነው። ስለዚህ ይሄ መጻፍ ይባላል እንግዲህ ይሄ መጻፍ ምንድነው? ጥቅሙ ሲባል እንግዲህ መጻፍ እንግዲህ የተለያየው ጥቅሞች አሉት። እንግዲህ ከእነዚህም ውስጥ እንግዲህ አንዱ ማስታወሻ ለመያዝ ነው። እንግዲህ የተለያየ ሀሳብ ሊነገረኝ ይችላል የተለያየ መልእክት ሊነገረኝ ይችላል። እንግዲህ ያ መልእክት እንዳይጠፋብን ያን መልእክት እንዳልዘነገው ያን መልእክት እንዳንረሳው በተለያዩ ማስታወሻዎች ላይ በተለያዩ ደብተሮች ላይ እንጽፈዋለን ማለት ነው። እንግዲህ ይሄንን ስናደርግ ምን ማድረግ አለብን መጀመሪያ አስክርቢቶና ወረቀት ሊኖረን ይገባል ማለት ነው። ከዛ በኋላ ያንን ነገር የሚነገረንን ነገር እዛ ላይ እየመዘገብን እየጻፍን እንይዛለን ማለት ነው። ከዛ በተጨማሪ ደግሞ እንግዲህ መጽሐፍ ምንድነው? ጥቅሙ ብንል እንግዲህ መጻፍ ለምን ይጠቅማል? ወይንም እንግዲህ በትምህርት ቤት ደረጃ ተማሪዎች ይጽፋሉ እንግዲህ እነዛ ተማሪዎች ለደብተር ማርክ ይጽፋሉ እንግዲህ አስተማሪው ማርክ ይዛል አስተማሪው የተለያዩ ፈተናዎችን ስለሚፈትን ያንን የጻፉትን ኖት የጻፉትን የጻፉትን ነገር ያነቡታል ማለት ነው። አንብበው እንግዲህ ጥያቄዎችን ይመልሳሉ የተለያዩ ሁኔታዎችን ይመልሳሉ ማለት ነው። ከዛ ከዛ ያ ደግሞ ለምን ይጠቅማቸዋል? እንግዲህ ከፍተኛ ውጤት እንዲሰሩ ከፍተኛ ትምህርት እንዲገባቸው ወይም ደግሞ ጥሩ ውጤት እንድያመጡ ይረዳቸዋል ማለት ነው። ስለዚህ መጻፍ የተለያዩ ጥቅሞች አሉት ማለት ነው። አንድም የተለያዩ ሰዎች ድርሰትን ይጽፋሉ እንግዲህ ድርሰትን በእጃቸው ጽፈው ለገበያ ያቀርባሉ። እንግዲህ ያ መጻፍ እንግዲህ ለምን ይጠቅማል? ብንል ለገቢ ምንጭነት ይጠቅማል ማለት ነው። ስለዚህ ሰዎች መጽሐፍትን ጽፈው ግጥምን ጽፈው የተለያየ ነገር ጽፈው እንግዲህ ይሸጣሉ ማለት ነው። ያንን የሸጡት ነገር እንግዲህ ገቢ ያስገኝላቸዋል ገንዘብ ያስገኝላቸዋል ማለት ነው። ስለዚህ አንደኛ ለገንዘብ ማግኛነት ይጠቀሙታል ሁለተኛ ደግሞ ለማስታወሻነት ይጠቀሙታል ሶስተኛ ደግሞ እውቀትን ለማግኘት እውቀትን ለመግበየት ይጠቀሙታል። አራተኛ ደረጃ ደግሞ ውጤትን ለመስራት ወይም ደግሞ የተሻለ ለመስራት ይጠቅማል ማለት ነው። እንግዲህ ከዚህ አንፃር ስናየው ነው ማለት ነው። መጽሐፍ ጥሩነቱ እንግዲህ በእጅ መጻፍ ትወዳለህ ወይ? የሚለው እንግዲህ አዎ በእጅ መጻፍ እወዳለሁ። እንግዲህ ለምን በእጅ መጻፍ ትወዳለህ? ከተባልኩኝ እኔ የፈለኩትን ነገር እኔ የፈለኩትን ነገር ወይም ደግሞ በጅ ስንጽፍ በደንብ ይገባናል ማለት ነው። በኮምፒውተር ከምንፅፍ

እንግዲህ በቤት ውስጥ ምን አይነት እቃዎች አሉ የሚል ጥያቄ ደርሶኛል እንግዲህ በቤት ውስጥ ብዙ አይነት እቃዎች አሉ። ከነዛም ውስጥ እንግዲህ ለምን እንገለገልባቸዋለን ቢባል እንግዲህ እነዚህ የቤት እቃዎች ብዙ አይነት ጥቅሞች አላቸው እንግዲህ የቤት እቃዎች ብዙ ጥቅም አላቸው ከእነዚህም ውስጥ እንግዲህ መጀመሪያ የቤት እቃዎች ማለት ምን ማለት ነው የቤት እቃዎች እንግዲህ ለምን ያስፈልጋሉ? የቤት እቃዎች ምንድነው ጥቅማቸው የሚለውን እንግዲህ በዚሁ አያይዘን ለማየት እንሞክራለን። ከእነዚህም ውስጥ እንግዲህ የቤት እቃዎች ማለት ምን ማለት ነው ቢባል መጀመሪያ እንግዲህ የቤት እቃ የሚባሉት ብዙ አይነት የቤት እቃዎች አሉ ከእነዛም ውስጥ እንግዲህ አንደኛ እንግዲህ የቤት እቃ ከተባለ መጀመሪያ ሊኖር የሚገባው አልጋ ነው። ማለት ነው እንግዲህ የሰው ልጅ አ አልጋ ከሌለው ልተኛበት ወይም ሊያርፍበት የሚችለው ምንም ነገር የለም። እና ስለዚህ የመጀመሪያው ቤት ውስጥ ሊያስፈልግ የሚችለው እንግዲህ አልጋ ነው አልጋ የሚያገለግለው ለመኝነት ለመኝታነት ነው። ስለዚህ የሰው ልጅ ማረፍ አለበት ስራ ውሎ ደክሞ ተንከራቶ ሲመጣ እዛ አልጋ ላይ ሊያርፍበት የሚገባ አልጋ ሊኖር ይገባል ማለት ነው ስለዚህም የቤት እቃና ዋናው የሚባለው አልጋ ነው ማለት ነው። ከዛ በተጨማሪ እንግዲህ የሰው ልጅ ከአልጋ በተጨማሪ ወንበሮች ያስፈልጉታል ወንበሮች እንግዲህ ቁጭ ብሎ ስራውን ሊሰራበት የሚችል ወይም ደግሞ ቁጭ ብሎ ምግብን ሊመገብበት የሚገባ ጠረጴዛና ወንበር ያስፈልጋል ማለት ነው። ስለዚህ የሰው ልጅ ቤት ውስጥ እቃ ምን ያስፈልጋል ቢባል እንግዲህ አዎ ሁለተኛው ጠረጴዛ ነው ማለት ነው። እንግዲህ ጠረጴዛ ብዙ ጥቅሞች አሉ የተለያዩ እቃዎችን ልናስቀምጥባቸው እንችላለን ደብተሮችን እናስቀምጣለን መፅሃፎችን እናስቀምጣለን ከዛ በተጨማሪ ደግሞ ምግቦችን የምንመገብበት ነው ማለት ነው ስለዚህ ላፕቶፖችን ስልኮችን ልናስቀምጥበት ስለምንችል ያ እቃ በጣም ያስፈልገናል ማለት ነው። ከዛ በተጨማሪ እንግዲህ ለሰው ልጅ ምን ያስፈልጋል ቢባል እንግዲህ ቴሌቬዥን ያስፈልጋል ቴሌቬዥን እንግዲህ አንዱ የቤት እቃ ነው እንግዲህ ቴሌቬዥን ምንድነው ጥቅሙ ቢባል? የተለያዩ ዜናዎችን የተለያዩ ሙዚቃዎችን የተለያዩ ቪዲዮዎችን የተለያዩ ድራማዎችን ልናይበት የምንችል መልእክቶችን ልንሰማበት የምንችል የሀገር ሁኔታ ምን እየተካሄድን እንደሆነ አለማችን ላይ ሀገራችን ላይ ልናይበት የሚገባ ቴሌቬዥን ያስፈልጋል ማለት ነው። እንግዲህ ቴሌቬዥን የቤት ድምቀት ነው ቤትን ቤት የሚያስመስለው ቴሌቬጅን ነው ስለዚህ ቴሌቬጅን በጣም ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ምን ያስፈልጋል የቤት እቃ ቢባል እንግዲህ ቁም ሳጥን ያስፈልጋል ቁም ሳጥን እንግዲህ የተለያዩ ልብሶችን የተለያዩ እቃዎችን ልናስቀምጥበት የሚገባ ቁም ሳጥን ነው። እንግዲህ የሰው ልጅ ያለ ልብስ መኖር አይችልም እንግዲህ ልብሶችን የሰው ልጅ መኖር ካልቻለ ልብሶችን የምናስቀምጥበት ሳጥን ያስፈልገናል ማለት ነው። ስለዚህ ቁም ሳጥኖችን መደርደሪያዎች ያስፈልጉናል ስለዚህ እነዚህን ደብተሮችን የምናስቀምጥባቸው እቃዎችን የምናስቀምጥባቸው የተለያዩ የቤት እቃዎችን ልናስቀምጥባቸው የምንችል መደርደረያ ያስፈልገናል ማለት ነው። ከዛ በተጭማር እንግዲህ ምን ያስፈልገናል ቢባል እንግዲህ ቤት ውስጥ ምን ያስፈልገናል ቢባል ምን እንላለን ላፕቶፖች ያስፈልጉናል። ኮምፒውተሮች ያስፈልጉናል እንግዲህ ኮምፒውተሮች ለምንድነው የሚጠቁሙት ቢባል ስራ ቦታ ላይ ስራ በምንሰራበት ጊዜ ብዙ ሜሴጆች ይገቡልናል እነዛን ሜሴጆች ለማየት የተለያዩ ስራዎችን ለመስራት አዳዲስ ነገሮችን ለማወቅ ኮምፒውተሮች ያስፈልጉናል ማለት ነው። ስለዚህ አንድ ቤት እቃ ውስጥ ኮምፒውተሮች ስልኮች ወይም ደግሞ ላፕቶፖች ያስፈልጉናል ማለት ነው። ስለዚህ እነዚህ ነገሮች ሊኖሩን ይገባል ከዛ በተጨማሪ እንግዲህ ቤት ውስጥ ምን ያስፈልጋል ቢባል እንግዲህ የኤሌክትሪክ ምድጃዎች ወይም ደግሞ የኤሌክትሪክ ማብሰያዎች ወይም ደግሞ የተለያዩ ለማብሰያነት የምንጠቀማቸው ቁሳቁሶች ሊኖሩ ይገባሉ ማለት ነው። እንግዲህ እነዚህ ከሌሉ የሰው ልጅ ምግብ እየተመገበ መኖር አይችልም ማለት ነው። ስለዚህ እነዚህን እቃዎች ማሟላት አለበት የሰው ልጅ ምግብ ለመመገብ ማብሰል ይጠበቅበታል ማብሰል ደግሞ ለማብሰል ደግሞ እነዛ እቃዎች መሟላት አለባቸው ስለዚህ እነዛ አቃዎች እንግዲህ ትሪ ሊሆን ይችላል ሳሀ ሊሆን ይችላል ድስት ሊሆን ይችላል የተለያዩ ቅመማ ቅመሞች የተለያዩ ወጥ የሚሰራባቸው ነገሮች እነዛም እንግዲህ የቤት እቃዎች ውስጥ ይመደባሉ እነዛ እንግዲህ ሊኖሩት ይገባል ማለት ነው። እንግዲህ የሰው ልጅ በቤት ምን አይነት የቤት እቃዎች አሉ ለሚለው ጥያቄ እንግዲህ በቤት ውስጥ እነዚህ ሁሉ እቃዎች ሊኖሩት ይገባሉ ማለት ነው። ግን እነዛም ውስጥ እንግዲህ ምንድነው? አልጋ ሊኖር ይገባል ወንባሮች ሊኖሩ ይገባል ጠረጴዛዎች ሊኖሩ ይገባል ወይም ደግሞ ሶፋዎች ሊኖሩ ይገባል ከዛ በተጨማሪ እንግዲህ ቴሌቬዥን እንዲኖር ይገባል ከዛ በተጨማሪ የኤሌክትሪክ ማብሰያዎች ወይም ደግሞ መገልገያዎች ትሪ ሳህን የተለያየው የመብያ እቃዎች ምናምን ያስፈልጋሉ ማለት ነው። ከዛ በተጨማሪ እንግዲህ ለሰው ልጅ እንግዲህ

እሺ እንግዲህ ስንት ቋንቋ ትችላለህ? የሚል ጥያቄ ነው የደረሰኝ። እንግዲህ ቋንቋዎች ለምን ያስፈልጋሉ? እ ቋንቋዎች ምንድነው ጥቅማቸው? ቋንቋዎችን በ ብንችል ብ ምን እንጠቀማለን? ባንችልስ ምን እንጎዳለን? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ ስንት ቋንቋ ትችላለህ? ለሚለው ጥያቄ፣ እ እኔ አንድ ቋንቋ ነው ምችለው። እንግዲህ ከልጅነቴ ጀምሮ ያደግኩት እ በአንድ ማህበረሰብ ዘንድ ስለሆነ፣ እ ባአንድ አካባቢ ስለሆነ እ እ የሚችለው እንግዲህ አንድ ቋንቋ ነው። ከዛ በተጨማሪ ደግሞ እንግሊዘኛ እሞክራለሁ። እ እኔ ምችለው ቋንቋ አማርኛ ነው። እንግዲህ አማርኛ ብዙ ጊዜ በጣም እ ከልጅነት ጀምሮ ያደኩበት የመጀመሪዬ ቋንቋ ስለሆነ አማርኛ እችላለሁ። ከዛ በተጨማሪ እንግዲህ እንግሊዘኛም እሞክራለሁ፣ ማለት ነው። ከ እንግዲህ እ እኔ እንግዲህ እ እ ቋንቋዎች መጀመሪያ ምንድነው ጥቅማቸው? የሚለውን እና እንግዲህ እንግዲህ ቋንቋዎች ብዙ ጥቅሞች አላቸው። ከእነዚህም ውስጥ እንግዲ፣ ቋንቋ ለመግባቢያነት ነው ሚጠቅመው። ቋንቋ እንግዲህ እ ብዙ ሰዎች እንግዲህ እ ቋንቋዎችን ለብዙ ነገር ሲጠቀሙባቸው እናያለን። እንግዲህ እ ቋንቋ የሚጠቅመው እ ለመግባቢያነት ነው። ቋንቋ ካለ የሰው ልጅ እ ተግባብቶ እ መኖር ይችላል ማለት ነው። እንግዲህ ቋንቋ እ የሰዎች ልጆች ቋንቋ ከሌለ ሊግባቡ አይችሉም ማለት ነው። እንግዲህ ቋንቋ እሚያስፈልገው ለመግባቢያነት ነው። እንዴት ይግባባሉ? ብንል እንግዲህ አንዱ እ ሲያዘው፣ አንዱ መታዘዝ አለበት። አንዱ እ ሲመክረው፣ መመከር አለበት። እ ሲገስጸው፣ መገሰጽ አለበት። ስለዚህ ኢሄንን ሊሰማ የሚችለው ኢሄንን መልእክት እ ሊያ ሊ ሊ ሊቀበል የሚችለው እ ቋንቋውን ሲረዳው ወይም ደግሞ የተባለውን ነገር እ ሲረዳው ነው። ስለዚህ ያንን ለመረዳት ቋንቋ ያስፈልጋል ማለት ነው። የሰዎች ልጆች እ ቋንቋ ያስፈልጋቸዋል። ምክንያቱም እ ለመግባቢያነት እ ቋንቋ ስለሚያስፈልግ ማለት ነው። ስለዚህ የተለያዩ ቋንቋዎችን መቻል፣ የተለያዩ እ እ ቋንቋዎችን መናገር ምንድነው ጥቅሙ ቢባል፣ አንደኛው እንግዲህ እና አንደኛው እና ዋነኛው ለመግባቢያነት ነው ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ስራዎችን፣ የተለያዩ ተግባራትን ልንተገበርበት፣ ልንሰራበት የምንችል እ ቋንቋ ነው ማለት ነው። እንግዲህ አሁን እኔ እንግሊዘኛ ብችል እንግሊዘኛ ስለምችል እ በዛ ቋንቋ እንግዲህ የተለያዩ እ የሚመጡ እድሎችን ማግኘት እችላለሁ ማለት ነው። እንግዲህ ለምሳሌ የስራ እድል ላገኝ እችላለሁ። እንግዲህ በዛ ቋንቋ እ በደንብ ተናጋሪ ከሆንኩ፣ በደንብ የምችል ከሆነ ያን ቋንቋ እ ሰዎች ጋ እግባባለሁ ማለት ነው። እንግዲህ ከእነሱ ጋር እ ወይም ከማህበረሰቡ ጋ በደንብ እግባባለሁ። በዛን ጊዜ እንግዲህ እ እ ስራ ከሌለኝ እዛ ላይ የተሻለ ስራ ወይም ደግሞ ላገኝ እችላለሁ ማለት ነው። እንግዲህ ቋንቋ የሚችል ከሆነ ከማህበረሰቡ ዘንድ ስለመግባባ በዛ ቋንቋ እንግዲህ የተለያዩ ስራዎችን፣ የተለያዩ ተግባራትን ማረግ እችላለሁ ማለት ነው። እንግዲህ እ ቋንቋ እሚጠቅመው ለመግባቢያነት ነው። ከዛ በተጨማሪ እንግዲህ ሰዎች እ ቋንቋዎችን እ ለተለያዩ ነገሮች ይጠቀሙባቸዋል። ለምሳሌ እንግዲህ እ ለዘር እ መከፋፈያነት ይጠቀሙባቸዋል። ነገር ግን ይህ እ ስህተት የሆነ ተግባር ነው። ምክንያቱም ቋንቋን በዘረኝነት፣ ቋንቋን እንደ ዘረኝነት ከቆጠርነው፣ ያ በጣም የወረደ ሀሳብ ነው ማለት ነው። ምክንያቱም ቋንቋ እ መናገራችን ምንም ልዩነት የለውም። ምክንያቱም እ ቋንቋ የምንችለው እ ለመግባቢያነት ብቻ ነው እምነ እምንጠቀመው። ስለዚህ ቋንቋ መቻላችን አንዱን ቋንቋ መቻላችን የሚጠቅመን ለመግባቢያነት ነው እንጂ፣ ከዛ ባለፈ ነገር ስለማይጠቅመን ያን ቋንቋ እ እንደ ዘረኝነት ወይም ደግሞ እንደ ጎሰኝነት ልንጠቀምበት አይገባም ማለት ነው። ስለዚህ ቋንቋ መናገራችን ጥቅሙ እ ለመግባቢያነት ወይም ደግሞ የስራ እድሎችን ለማግኘት ብቻ ነው፣ ማለት ነው። ስለዚህ አንዳንድ ሰዎች ደግሞ እ ቋንቋ ስለምትችል ብቻ፣ አንዱን ቋንቋ ስለምትችል ብቻ ወይም ደሞ የማህበረሰቡን ሰው ብቻ እ ወደ ስራ ቦታ ይጋብዛል፣ ማለት ነው። ይሄ ደግሞ ጉቦኝነት ወይም ደሞ ሙስና ነው፣ ማለት ነው። ስለዚህ ኢሄንን ነገር ማስቀረት አለብን ማለት ነው። ሰው በእውቀት ነው እንጂ ሊ ሊለካ የሚችለው ወይም እ ደግሞ በአስተሳሰቡ ወይም ደሞ በስርዓቱ በዲሲ ሊገለጽ ይችላል እንጂ፣ በቋንቋ እ መቻልና አለመቻል ሊገለል አይገባም ማለት ነው። ስለዚህ የሰው ልጅ ክቡር ነው፣ የሰው ልጅ እ እ ሀሳቢ ነውና ስለዚህ ኢሄን ነገር ማስወገድ ይኖርብናል ማለት ነው። ስለዚህ ስንት ቋንቋ ትችላለህ ለሚለው ሀሳብ እኔ የምችለው እ ሶስት ቋንቋ ነው። ከእነዚህ ውስጥ እንግዲህ አንደኛው አማርኛ ነው። አማርኛ እ ከተወለድኩ ጀምሮ የምችለው ከእናትና ካባቴ ወረስኩት። እንግዲ እ በማረ በሰፈራችንም በ በማ በማህበረሰቡ ዘንድም የሚወራ ቋንቋ ነው፣ ማለት ነው። ከዛ በተጨማሪ እንግዲህ እንግሊዘኛ እችላለሁ። እንግሊዘኛም የቻልኩት ትምርት ቤት ተምሬ ነው። እንግዲህ በትምህርት እ ባልቆም እ አስተማሪዎች ሲያስተምሩኝ እ የተለያዩ እ እ ፈተናዎችን ሲፈትኑኝ እነዛን እያጠናሁ፣ እነዛን መጽሐፍቶች እያነበብኩ፣ እ በዛ ምክንያት ችያለሁ ማለት ነው። ከዛ በተጨማሪ እንግዲህ ግእዝ እችላለሁ። ግእዝ ማለት እንግዲህ እ የቤተክርስቲያን ቋንቋ ነው። ያን ቋንቋ እንግዲ፣ በቤተክርስቲያን ስማር እሞክራለሁ ማለት ነው። ያንን ቋንቋም

እሺ የወተት ተዋጽኦ ትወዳለህ ወይ የሚል ጥያቄ ደርሶኛል። እንግዲህ የወተት የወተት ተዋጽኦ ማለት ምን ማለት ነው? የወተት ተዋጽኦ ከየት ይገኛል የወተት ተዋጾ ምንድነው ጥቅሙ? የሚሉትን እንግዲህ በዚሁ ለማብራራት እሞክራለሁ። እንግዲህ የወተት ተዋጽኦ ማለት ብዙ ጥቅሞች አሉት። ብዙ ነገሮችን የያዘ በውስጡ ነውና። እና እንግዲህ የውተ ት የወተት ተዋጽኦ ማለት ምን ማለት ነው ከሚለው እንጀምር። እንግዲህ የወተት ተዋጽኦ ማለት በጣም የሚጣፍጥ ነገር ግን ከየት ይገኛል? የሚለውን እንያ እንግዲህ የወተት ተዋጽኦ ከየት ይገኛል? የሚለውን ስናይ የወተት ተዋጽኦ እንግዲህ የሚገኘው ከብዙ ነገር ላይ ሊገኝ ይችላል። እንግዲህ የውጥ ተዋጽኦ ማለት የተለያዩ ላሞች ላይ የተለያዩ ፍየሎች በጎች ላይ እንግዲህ የተለያዩ እንስሳት ላይ ታልቦ ሊመጣ የሚችል የወተት አይነት ነው ማለት ነው። እንግዲህ ከተለያዩ እንስሳት ለምሳሌ ከላሞች ሊሆን ይችላል። ላሞች እንግዲህ ሲወልዱ ወይም ደግሞ ጥጃ ሲወልዱ አርግዘው ሲወልዱ እነዛ ላሞች ለጥጃው እንግዲህ ወተት ያዘጋጃሉ ማለት ነው። እንግዲህ የሚወልድ እንስሳ ሁሉ ያጠባል እንግዲህ አጥቢ የእንስሳዎች ሁሉ ወተት አላቸው ማለት ነው። ከዚህ የተነሳ ላሞችም እንግዲህ ወተትአላቸው ስለዚህ ልጅ ሲወልዱ በሚወልዱበት ጊዜ እኛም ደግሞ ከጥጃው እየነጠቀን እንግዲህ ወተቱን እናልባለን ማለት ነው። እንግዲህ ያን ወተት አልበን ያንን ወተት አጠራቅመን እንግዲህ ለመጠጥነት ወይም ደግሞ ለተለያዩ ነገሮች እንጠቀማለን። እንግዲህ የበጎችም ወተት አለ የፍየሎችም ወተት አለ። የግመሎችም ወተት አለ። እነዚህን የመሳሰሉ ወተቶችን እንግዲህ አልበን በስራአት አዘጋጀተን በስራ ትቃውን በማጠብ እንዳይቆሽሽ እቃውን በመንከባከብ በማጠብ በሳሙና ሙልጭ አድርገን በማጠብ እያደረግን እንግዲህ ያንን ነገር እያጠንን ምናምን ወተቱን በስርዓት እናጠራቅማለን ማለት ነው። እንግዲህ ያ ያስቀመጥነው ወተት እንግዲህ እና ከዛ ላይ ብዙ ነገር ማምጣት እንችላለን ማለት ነው። እንግዲህ ወተቱን ብናፈላው የተለያዩ እርጎችን የተለያዩ መጠጦችን እናደርገዋለን እንግዲህ የመጀመሪያው ወተቱ ጥሬውን ብንጠጣው ጤናማ ነው ማለት ነው። ስለዚህ ጥሬውም ይጠጣል ወተቱ እንደታለበ መጠጣት ይችላል። ከዛ በተጨማሪ ደግሞ አፍልተን መጠጣት እንችላለን። እንግዲህ ወተት በተለያዩ ጉዳቶችን ሊያመጣብን ስለሚችል ሳናፈላ ብንጠጣው በተለያዩ ጉዳቶችን ሊያመጣብን ስለሚችል ያን ነገር አፍልተን ብንጠጣው የተሻለ ጤናማነት እናገኛለን ማለት ነው። ከዛ በተጨማሪ እንግዲህ ወተትን ብናቆየው እንዳለብነው ዝም ብለን በቃ አስቀምጠን ብናቆየው ይረጋል ማለት ነው። እንግዲህ ያ የረገው ወተት እንግዲህ ምን ይባላል? አይብ ይባላል እንግዲህ ያ አይቭ ሊሆን ይችላል ማለት ነው። እንግዲህ ያ እንግዲህ አይብ ይባላል ማለት ነው። አርግተን ለተወሰነ ቀን አቆይተን የምንበላው ምግብ ወይም ደግሞ ወፍራም ይሆናል ማለት ነው። ወተቱ ረግቶ ወፍራም ሲሆን ያ አይብ ይባላል ማለት ነው። ከዛ በተጨማሪ እንግዲህ ወተቱን ገፍተን ወይም ደግሞ ነቅነቀን ቅቤ ልናወጣ እንችላለን ማለት ነው። እንግዲህ የተለያዩ ቅቤዎች የተለያዩ በሀገራችን ላይ የሚሸጡ ቅቤዎች የሚወጡት እንግዲህ ከወተት የመጣ ነው ማለት ነው። ስለዚህ ያንን ገፍተን ወይም ነቅንቀን ወተት ወተቱ ላይ ቅቤውን እናወጣለን ማለት ነው። እንግዲህ አንዱ የወተት ተዋጽኦ የሚባለው ቅቤ ነው ሁለተኛው ደግሞ አይብ ነው። ሶስተኛው ደግሞ ራሱ ወተት ነው ከዛ በተጨማሪ ደግሞ እርጎ ነው ማለት ነው። እንግዲህ አይብ ደግሞ እንዴት እናወጣለን? ብንባል የተለያዩ ወተቶችን በማርጋት እና በማጠራቀም ወይም ደግሞ በማፍላት የምናመጣው የወተት አይነት እንግዲህ እርጎ ይባላል ማለት ነው። እንግዲህ እነዚህ የወተት ተዋጽኦዎች ይባላሉ ማለት ነው። እንግዲህ እነዚህን የወተት ተዋጽኦዎች እለት ለተለያዩ ነገሮችን እንጠቀምባቸዋለን። እንግዲህ አንደኛ ለምግብነት ልንጠቀምባቸው እንችላለን እነዚህን የወተት ተዋጾዎች በጣም ስለሚጣፍጡ በጣም ለጤና ተስማሚ ስለሆኑ ለእድገትም ሆነ ለአእምሮ ብስለት በጣም አሪፎች ስለሆኑ እነዚህን እንግዲህ ለመግብነት እንጠቀማቸዋለን ማለት ነው። ከዛ በተጨማሪ እንግዲህ እነዚህን ነገሮች ለገቢ ምንጭነት እንጠቀማቸዋለን ለገቢ ምንጭ ስንል ምን ማለታችን ነው? ብንል እነዚህን ነገሮች እንግዲህ በተለያዩ አይብ አርገን ወይም ደግሞ አርጎ አርገን ወይም ደግሞ ቅቤ አርገን ወይ ደግሞ ብንሸጥና ብናከራይ ጥሩ ገቢ እናገኝበታለን ማለት ነው። እንግዲህ ከላሞች ከፍየሎች እነዚህን ወተቶች እያለብን ብናጠራቅምና ብንሸጥ ብዙ ገቢ እናገኝበታለን። ምክንያቱም ይሄ ነገር ወድነው ለሰዎች ብንሸጥ ለማህበረሰቡ ብናከፋፈል ይሄ ነገር ለሌሎችም የስራ እድልን የሚፈጥር ለኛም ደግሞ ለህይወታችን አሪፍ ገንዘብ ልንሰራበት የምንችለው ነገር ነው። እና ስለዚህ በደንብ ይጠቅመናል። ከዛ እንግዲህ የወተት ተዋጽኦች ትወዳለህ ወይ ለሚለው ጠይቄ የወተት ተዋጽኦዎችን እወዳቸዋለሁ። ምክንያቱም ብዙ ጥቅሞች አሉ ከነዛ ውስጥ እንግዲህ ለእድገት በጣም ጠቃሚ ናቸው። ከዛ በተጨማሪ ለምግብነት ይጠቅማሉ። ከዛ ለገቢ ምንጭነት ይጠቅማሉ

እሺ እንግዲህ ጭንቀት ሲሰማህ ምን ታደርጋለህ የሚል ጥያቄ ነው የደረሰኝ እንግዲህ ጭንቀት ሲሰማኝ። ጭንቀት ማለት ነው የመጀመሪያ ምን ማለት ነው የሚለውን እናያለን። ከዛ በተጨማሪ ደግሞ ጭንቀት ሲሰማን ምን ማድረግ አለብን። ጭንቀት ሲሰማን ምን ማድረግስ የለብንም የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን ማለት ነው። እንግዲህ ጭንቀት ማለት የሰው ልጅ ሲናደድ ወይም ደግሞ ሲበሳጭ የሚፈጠር የአእምሮ አለመረጋጋት ወይም ደግሞ የአእምሮ መዛባት የሚፈጠርበት ሁኔታ ማለት ነው። እንግዲህ ብዙ ስራዎች ሲኖሩን ብዙ ተግባራትን ማከናወን ሲኖርብን ነገር ግን ሰዓት ሲያጥረን የሚፈጠር እንግዲህ ጭንቀት ሊሆን ይችላል። እንግዲህ ጭንቀት የሚመጣው ከብዙ አይነት መንገድ ነው። እንግዲህ ጭንቀት የሚመጣው አብዝቶ ከማሰብ ሊሆን ይችላል። እንግዲህ አብዝቶ ማሰብ ወደ ጭንቀት ይወስድናል ማለት ነው። ምክንያቱም እኛ መፍትሄ ላናመጣለት የማንችለውን ነገር በብዛት ስናስብ ወይም ደግሞ በብዛት ስናስብ ሌላ ነገር ማሰብ የማንችል ከሆነ ያን ጊዜ ጭንቀት ይዞናል ማለት ነው። እንግዲህ ጭንቀት በጣም መጥፎ ነገር ነው። ጭንቀት የሰው ልጅ ሊጎዳ የሚችል ነገር ነው ስለዚህ ጭንቀትን ማስወገድ አለብን ማለት ነው። ስለዚህ ጭንቀት እንግዲህ ብዙ ጉዳቶች አሉ ከነዛ ውስጥ እንግዲህ ጭንቀት ወደ መጥፎ ህመም ሊወስደን ይችላል። እንግዲህ ጭንቀት በአብዝተን የምንጨነቅ ከሆነ ሊያመን ይችላል ራሳችን ራስ ምታት ሊያመን ይችላል። ስለዚህ ራስ ምታት ካመመን ደግሞ በጣም መጥፎ ነው ስለዚህ እ ወደ ሃኪም ቤት ሄደን ገና ገንዘብ ማውጣት አለብን ማለት ነው። ግን ወደ ጤናችንም ይጎዳል ማለት ነው። እንከሳለን ማለት ነው ስለዚህ የምንጨነቅ ከሆነ የምናስብ ከሆነ ሰውነታችን ይመነምናል ሰውነታችን ይጎዳል ማለት ነው። ስለዚህ ብዙ ጊዜ መጨነቅ የለብንም ማለትም ነገር ግን የምንጨነቅ ከሆነ ወደ ሞትም ሊያደርሰን ይችላል። ስለዚህ የሰው ልጅ መጨነቅ የለበትም ማለት ነው። ምክንያቱም ፈጣሪ ራሱ ሰዎች አትጨነቁ ብሏል ምክንያቱም እኔ የሰማይ አምላክ ነኝ ወፎችን እመግባለሁ ነገር ግን እናንተን ሰዎችን እንዴት እረሳቸዋለሁ? የሚል ቃል አለና ስለዚህ የሰው ልጅ መጨነቅ የለበትም ማለት ነው። ስለዚህ ሰዎች መጨነቅ የለባቸውም ምክንያቱም ሰዎች ከተጨነቁ ወደ ህመም ወደ ሞት ያደላሉና ስለዚህ አይምሯቸውን ያማቸዋል ሰውነታቸው ይከሳል። ስለዚህም መፍትሄ ለማያመጡለት ነገር መፍትሄ ለማያደርጉት ነገር መጨነቅ የለባቸውም ማለት ነው። ስለዚህ ከዚህ ከዚህ ባለፈ ደግሞ የሰዎች ልጆች ጭንቀት ከተሰማቸው ምን ማድረግ አለባቸው? ወደሚለው እንግዲህ እናልፋለን ማለት ነው። እንግዲህ ሰው ልጆች ጭንቀት ከተሰማቸው ምን ማድረግ አለባቸው ለሚለው አንደኛ መፀለይ አለባቸው። ማለትም ወደ ቤተክርስቲያን ሄደው ወደ እምነት ቦታ ሄደው ሊጸልዩ ይገባል ማለት ነው። እንግዲህ ሰው የሰው ልጆች የሚጸልዩ ከሆነ ከአምላካቸው ጋር የሚነጋገሩ ከሆነ ሀሳባቸውን ሁሉ ወደ አምላካቸው ስለሚጥሉ ለአምላካቸው ስለሚሰጡ የነሱ ጭንቀት ይቀንሳል ማለት ነው። እንግዲህ የሰው ልጅ ጭንቀት ሊፈታ የሚችለው የጭንቀት ችግሩን ሊፈታ የሚችለው ከፈጣሪው ጋር ሲያወራ ከፈጣሪው ጋር ሲመካከር ነው። እና የሰው ልጅ ጭንቀት ሲሰማ ምን ታደርጋለህ አይባል? እንግዲህ ወደ አምላኩ ሄዶ ሊለምን ይችላል ከአምላኩ ጋር ሊያወራ ይገባል ማለት ነው። ስለዚህ ከፈጣሪው ጋር የሚያወራ ከሆነ ከፈጣሪው ጋር የሚስማማ ከሆነ ጭንቀት አያስጨንቀውም ማለት ነው። ስለዚህ ምንም ነገር ስለማያስጨንቀው ሀሳቡን ፈጣሪ ላይ ስለሚጥል አይጨነቅም ማለት ነው። ከዛ በተጨማሪ እንግዲህ ሲጨንቀን ምን እናድርግ? ከተባለ ደግሞ ከሰዎች ጋር እንመካከር እንግዲህ ጭንቀታችንን ለሰዎች የምንነግር ከሆነ ጭንቀታችንን ለጓደኛችንን የምናወራ ከሆነ ጭንቀታችንን ለቤተሰብ የምንናገር ከሆነ አንደኛ የጭንቀቱን መፍትሄ ሊያገኙልን ይችላሉ ምክንያቱም ከሰው ሰው ይሻላል እና እኛ የማንችለውን ነገር ሌላ ሰዎች ሊችሉት ይችላሉ እና ስለዚህ ጭንቀታችንን ለእነሱ ብናማክራቸው ለእነሱ ብናዋያቸው የተሻለ መፍትሄ ሊያመጡልን ይችላሉ ማለት ነው። ከዛ በተጨማሪ እንግዲህ ጭንቀታችንን ለጓደኛችን ብናማክረው እኛንም ይቀለናል ማለት ነው። ምንም ያህል እንኳን መፍትሄ ባያመጣልን ምንም ያህል መፍትሄ ባይኖረውም ሀሳባችንን ለሌላ ሰው ስናጋራ ሀሳባችንን ለጓደኛችን ለቤተሰቦቻችን ስናጋራ የተለያዩ አእምሮአችን እርካታን ያገኛል ማለት ነው እንረጋጋለን ማለት ነው። ሀሳባችንን ለሌላ ሰው ስለተናገርን እኛን ይቀለናል ማለት ነው። ስለዚህ ሀሳባችንን ለሌላ ሰው መናገር አለብን ማለት ነው። እንግዲህ ጭንቀታችንን ማማክር አለብን ምክር መቀበል አለብን ከተለያዩ ሰዎች ከተለያዩ ጓደኞቻችን ምክርን መቀበል አለብን ማለት ነው። ስለዚህ ጭንቀት ሲሰማህ ምን ታደርጋለህ? ለሚለው ጥያቄ እንግዲህ አንዴ ባአንደኛ ደረጃ ከፈጣሪዬ ጋር ከአምላኬ ጋር እወያያለሁ አወራለሁ ማለት ነው። ስለዚህ ከአምላኬ ጋር ሳዋራ ስጸልይ ይቀለኛል ማለት ነው። ከዛ በተጨማሪ እንግዲህ የሰው ልጅ ከሰው ልጆች ጋር ማውራት አለበት

እንግዲህ ቤትህን ምን ያህል ጊዜ ታጸዳለህ? የሚል ጥያቄ ነው የደረሰኝ። ቤት ለምን ይጸዳል? ቤት ማጽዳት ለምን ያስፈልጋል? ቤትን ማጽዳት ምንድነው ጥቅሙ? ቤትን አለማጽዳትስ ምንድነው ጉዳቱ? የሚሉትን እንግዲህ ተመሳሳይ ሀሳቦችን ለማንሳት እንሞክራለን። እንግዲህ ቤት ምን ያህል ጊዜ ታጸዳለህ? ለሚለው ጥያቄ እንግዲህ ቤትህን በምን ያህል ጊዜ ታጸዳለህ? ለሚለው ጥያቄ ቤቴን እንግዲህ በየሶስት ቀኑ አጸዳለሁ ማለት ነው። እንግዲህ በሳምንት ሁለት ጊዜ ወይም በየሶስት ቀኑ ቤቴን አጸዳለሁ ማለት ነው። እንግዲህ ቤት ለምን ይጸዳል ብንል እንግዲህ መጀመሪያ ቤት እንግዲህ ይቆሽሻል። ምክንያቱም በእግራችን ስለምንረግጠው የተለያዩ ቆሻሻዎች ሊደፉበት ስለሚችሉ የተለያዩ እቃዎች ሊወድቁበት ስለሚችሉ ውሃዎች ሊደፉበት ስለሚችሉ ያን ጊዜ እንግዲህ ቤት ሊቆሽሽ ይችላል እንግዲህ ሲቆሽሽ ቤት ይጸዳል ማለት ነው። ያን ጊዜ ስንጠርገው ወይም ደግሞ ስንወለውለው ያን ጊዜ እንግዲህ ቤትን አጸዳን ይባላል ማለት ነው። ስለዚህ ቤትን ማጽዳት እንግዲህ ምንድነው ጥቅሙ ብለን ስናይ እንግዲህ ቤትን ማጽዳት እንግዲህ ምንድነው ጥቅሙ የሚለውን ስናይ ቤትን ማጽዳት እንግዲህ ብዙ ጥቅሞች አሉት። ከነዛ ጥቅሞች ውስጥ እንግዲህ አንዱ ቤትን ማጽዳት እንግዲህ ለውበት ሊሆን ይችላል እንግዲህ ቤታችን ውብ ሆኖ እንዲታይ እንግዳ ሲመጣም ሆነ የተለያዩ ጓደኞቻችን የተለያዩ ቤተሰቦቻችን የተለያዩ ጎረቤቶቻችን ወደ ቤታችን በቡና ስንጠራራ ወይም ደግሞ ቡና አፍልተን ስንጠራቸው ወይም ደግሞ በተለያየ ድግስ ሊሆን ይችላል በተለያየ ማህበር ሊሆን ይችላል በተለያየ ነገር ጎረቤታችን ጋር ስንጠያየቅ ወይም ደግሞ ወደ ቤታችን መጥተው ሲያዩት ቤታችን ውብ ሆኖ እንዲታይ ቤታችን አምሮበት እዲታይ ቤታችን ጽዱ ሆኖ እንዲታይ ለመቀመጥም ሆነ ለመተኛት የሚመች እንዲሆን ወይም ደግሞ ለመቀመጥ እንዲመች ውጡ ውጡ ውጡ እንዳይል እዛ ኑሩበት እንዲል ውበት እንዲኖረው እንዲማርክ ሰዎችን የሰዎችን ቀልብ እንዲገዛ ይጸጠዳል ማለት ነው። ስለዚህ ቤትን የምናጸዳው የሰዎችን ቀልብ ለመግዛት ውበትን ለመግዛት የተለያዩ ማራኪ ዲዛይኖችን በውበታቸው እንዲቀጥሉ ለማረግ ነው ማለት ነው። ስለዚህ ቤትን የምናጸዳው አንደኛ ውበቱን ለመጠበቅ ነው። ሁለተኛ ደግሞ ቤትን የምናጸዳው እንግዲህ የቤቱን ጥንካሬ ወይም ደግሞ የቤቱን የእድሜ ገደብ እንዳይቀንስብን። ምክንያቱም ውሃ የምንደፋ ከሆነ ቤቱ ላይ ሊበላሽ ይችላል። ያ የተበላሸው ግድግዳውን ሊሸረሽረው ይችላል ወይም ደግሞ የተለያዩ ተባዮች የተለያዩ ለምሳሌ ጉንዳኖች እንዳይራቡ የተለያዩ እንስሳት ወደ ቤት ውስጥ እንዳይገቡ። ለምሳሌ አይቶች እንዳይገቡ። የተለያዩ እንሽላሊቶች የተለያዩ ነገሮች ወደ ቤት ውስጥ እንዳይገቡ ቤቱን የምናጸዳ ከሆነ ቤቱን የምና በጽዱ አድርገን የምንጠብቅ ከሆነ ለነሱ የሚሆን ነገር ስለማይኖር ምክንያቱም በረሮች፣ ዝንቦች የተለያዩ ነገሮች ቆሻሻን ፈልገው ስለሚመጡ እነዛን ነገር ቆሻሻውን የምናጸዳ ከሆነ እነዛ ነገሮች ወደ ቤት ስለማይገቡ እንግዲህ ቤታችንን እድሜውን ለመጠበቅ አንድም የተለያዩ ቆሻሻዎች የተለያዩ እንስሳት ወደ ቤታችን እንዳይገቡ ነፍሳት ወደ ቤታችን እንዳይገቡ ለማድረግ እንግዲህ ቤትን በደንብ እናጸዳዋለን ማለት ነው። ከዛ በተጨማሪ እንግዲህ ቤትን ማጽዳት ምንድነው ጥቅሙ ቢባል እንግዲህ ቤትን ማጽዳት እንግዲህ ለአእምሮአችን እርካታ እንዲሰማን ነው እንግዲህ ደስተኛ እንድንሆን በቤታችን ደስተኛ እንድንሆን በቤታችን ሀሴት እንድናደርግ በቤታችን መኖር እንዲመቸን ለመኖር ምቹ እንዲሆን እንግዲህ የተለያዩ ጽዳቶዎችን እናጸዳለን ማለት ነው። እንግዲህ ስናጸዳ ቤቱን ሙሉ ለሙሉ ማጽዳት አለብን ማለት ነው። እንግዲህ ከመኝታ ቤት ጀምረን የተለያዩ ሳሎኑንም የተለያየ እንግዲህ ኩሽናውንም የተለያየ ሁሉንም ነገር ጽዱ ማድረግ አለብን ማለት ነው። ከግቢው ጨምሮ ግቢውን ራሱን ማስዳት አለብን ማለት ነው። እንግዲህ ይሄን ስናደርግ ብዙ ጥቅሞችን እናገኛለን ማለት ነው። ስለዚህ እነዚህን ጥቅሞች ስለምናገኝ ቤትን በደንብ እናጸዳዋለን ማለት ነው። ከዛ በተጨማሪ እንግዲህ ቤትን አለማጽዳት የተለያዩ ጉዳቶች አሉት። እንግዲህ እነዚህ ጉዳቶች ምንድን ናቸው ብንል እንግዲህ የተለያዩ በሽታዎች ሊይዘን ይችላል። እንግዲህ ቤታችን ጽዱ ካልሆነ ቤታችን ንጹህ ካልሆነ የተለያየ ሽታ ሊሸተን ስለሚችል የተለያየ ቆሻሻ ሊሸተን ስለሚችል ቤታችን ውስጥ እነዛን ቆሻሻዎች የማናወጣቸው ከሆነ እነዛን ቆሻሻዎች የማንጥላቸው ከሆነ የተለያየ በሽታ ስለሚኖረው ያን ጊዜ እንግዲህ ጉንፋን ሊይዘን ይችላል። የተለያዩ ነፍሳት ስለሚወጡ ስለሚመጡ ቢምቢዎች ስለሚመጡ ወባዎች ትለኞች ስለሚመጡ እነዛ እንግዲህ በሽታ ላይ ሊጥሉን ይችላሉ ማለት ነው። ስለዚህ ቤታችንን በአግባቡ አጽድተን በአግባቡ ጠብቀን ልንይዘው ይገባል ማለት ነው። ስለዚህ ቤታችንን ማጽዳት እንግዲህ የተለ